እንግዲህ ወደ ተለያየ ቦታ ተጉዥ እንደማውቅ ህዝብ በፊት ተናግሬያለሁ። ከሀገር ውስጥ ብዙ የተጓዙበት ቦታ የለኝም። አልፎ አልፎ በአንዳንድ ቦታዎች ላይ የመሄድ እድሉ ገጥሞኛል። ከሀገር ውጭም እንዲሁ አንዳንድ ቦታ እንዲሁ ተጉዣለሁኝ። በዚህም ምክንያት የተለየ ልምድ አግኝቻለሁ ብዬም አስባለሁ። ዞሮ ዞሮ የጉዞ ልምድ እንዳለኝ ለመናገር ያክል ነው።

ስራዬን እወደዋለሁ በጣም ተመችቶኝ የምሰራው ስራ ነው ምክንያቱም እንደማንኛውም ሰው ከመኖሪያ ወይም የመስሪያ ክህሎቴን የማዳብርበት ስለሆነ በጣም አሪፍ ስራ ነው። ወድጄው ነው እየሰራሁት ያለሁትኝ ምናልባትም እንደ መክሊት ከወሰድነው መክሊቴ ነው ብዬ አላምንም። ግን ጥሩ የሚባል ስራ ስለሆነ ደስ ብሎኝ እየሰራሁት ያለሁት ስራ ነው።

ስራዬ በጣም አድካሚ ስራ ነው የምሰራው። እንግዲህ የፋብሪካ ውስጥ የተለያዩ ስራዎች ይካሄዳሉ። እነዚህ ስራዎች ከነዚህ ስራዎች አብዛኛው እንግዲህ ጉልበት ስራ ሊባል የሚችል ነው። በጣም አድካሚ የሚባል ስራ ነው እየሰራሁ ያለሁትኝ። ግን ደስተኛ ነኝ። ምክንያቱም ገቢ የማገኝበት ነው። ስራ በጣም እወዳለሁ። ስለዚህ ስራዬን ወድጄውና ተመችቶኝ ነው እየሰራሁት ያለሁት ምንም አድካሚ ቢሆን እንኳን።

መታጠቢያ ውስጥ እንግዲህ የመዘመር ልምዱ አለኝ በተደጋጋሚ መታጠቢያ ውስጥ ሻወር በመወስድበት ጊዜ የመታጠብ ልምዱ አለኝ። የመዘመር ልምዱ አለኝ ማለት ነው። እንግዲህ የቆየነው ረጅም ጊዜ ሆኖኛል ብዙ ጊዜ እዛው ውስጥ ነጻነት ስለሚሰማኝ። እዘምራለሁኝ ማለት ነው።